ፀሀይ ስትጠልቅ ትመለከት መመልከት ትወዳለህ ብለህ ለጠየከኝ ጥያቄ? አዎ ፀሀይ ስትጠልቅ መመልከት እወዳለሁኝ። ብዙ ጊዜ ፀሀይ ስትጠልቅ ስለማያት በቃ የሆነ ደስ የሚል ነገር አለ። በተለይ የሆነ ከለሯ ምናምን በቃ ዲሲ የሚል ነገር አላት ጽሃይ ስትጠልቅ ሁሉ ጊዜ አያታለው ማለት ነው። ያው እንዴ ማንኛውም ሰው በዛን ታይም በዛን ሰዓት ብዙ ጊዜ። ወደ ጀመረ አካባቢ ሳየህ የምትጠልቅበት ቦታ ምናምን ስታየው የሆነ ደስ የሚል ነገር አለ። በተለይ ዳመናም ሆኖ ከሆነ አየሩ በቃ በዛን ጊዜ የሆነ ለፎቶ ነው የምንለው ቀሪት ነገር ነው። እዛን ጊዜ ፎቶዎችን መነሳት ለትውስታ ምናምን የሚሆኑ አዲስ ደስ ደስ የሚሉ የትውስታ ፎቶዎች ይወጣሉ በዛን ጊዜ መነሳት ማለት ነው። በዛን ጊዜ ብዙ ሰው ያያታል። ለምሳሌ ደግሞ ለምሳሌ የፀሀይ መውጣት ሲሆን ብዙ ሰው ላያያት ይችላል። ምክንያቱም ማለዳ ስለምትወጣ ከብዙ ሰው ጋር እንቅልፍ ላይነሳ ይችላል። በስራ ላይ ሊሆን ይችላል ተነስቶም ብርድም ምናምን ስለሚኖር። እሱን ነገር ላያት ይችላል ፀሀይ ስትወጣ ማለት ነው። ግን ስትጠልቅ አብዛኛው ሰው ያያታል ምክንያቱም ከስራ የሚመለስበት ሰዓት ነው። እንደሁም ስራ ጨርሶ ቁጭ የሚልበት ሰዓት ነው ፀሀይ በምትጠልቅበት ሰዓት ማለት ነው። በዛን ጊዜ ጊዜ ብዙ ሰው ያያታል። የጣይምን መጥለቅንም ሁሉም ሰው ይመለከታል ምክንያቱም ፀሀይ የሚያገኘው ከአስራ ሁለት ሰዓት በኋላ ጠዋት ስለሆነ። ዝም ብሎ ያያታል አይደለም አስበውም ሆነ ሳታስብበት በቃ ብዙ ጊዜ የጸሃይን ጥልቀትን ታያለህ። ስለዚህ የፀሀይ ጥልቀትን መመልከት እወዳለሁ ብለው ሲጠይቁኝ አዎ ዛይ ጥልቀቶችን የጽሃይ ጥልቀትን ማየት ደግሞ ጥሩ ነበር። በቃ እንዴት እንደምትጠልቅ ማየት አሪፍ ነው። በስተመራብ ስለምትጠልቅ በቃ በዛን ታይም እንዲህ ስትል ብዙ ስታያት ጨራሩ እየገባች እየጠለቀች ስለሆነ አይን ላይ ብዙ ጫና አይፈጥርም። ታያታለህ ማለት ነው።

ይቅርታ መጠየቅ ቀላል ነው ብለህ ለጠየከኝ ጥያቄ አዎ ይቅርታ መጠየቅ ቀላል ነው። አንድ ሰው ይቅርታ ለመጠየቅ። እቃ ቀለል ባለ መንገድ ይቅርታ መጠየቅ ይቻላል በጣም ቀላለ መንገዶች አሉ። ቀለል ቀለል አርገህ በቃ ይቅርታ መጠየቅ ነው ብዙ የሚጋበድ ነገር አይደለም። ለምሳሌ አንድ ጓደኛህን ብታስቀየመው። ወይም እሱ ቢያስቀይመህ አንተም እሱም ሆነ ይቅርታ ለመጠየቅ በቃ ቀላል መንገድ ነው። ጓደኛየ እኔ በጣም አጥፍቻለሁኝ አውቄም ሆነ ሳላስቀይምህ ሳላውቅ የሆነ አስከፍቼ ሊሆን ይችላል። አስከፍቼሃለሁ በቃ ይቅር በልኝ ይቅር ታደርግልኝ ብለህ ከጠየከው። ምንም ጥርጥር የለውም እሱ ራሱ ይቅር ይልሃል በቃ። ያው ከልቤ ይቅር መባበል ነው እንጂ ይቅርታ። ለመደረግ አንተ ከልብህ ይቅርታ ካልከው ይቅርታ የማይልበት ምንም አይነት መንገድ የለም። ግን አንተ የምትጠይቅበት መንገድ ይለያያል ከላይ ከላይ ላይከ ይቅርታ ብቻ ዝም ብለህ የምትለው ከሆነ። ቃሉን ለመውጣት ብቻ ከሆነ እሱ ይቅርት አይባልም። እንደውም ሌላ ዛቻ ነው የሚመስለው። ምክንያቱም ከልብህ ይቅርት ማለት ተለብህ። ያው ይቅርታ ሲባል አንድ ሰው የሆነ ጋር ከሆነ ችገር ተፈጠረበት ቦታ ላይ። ከሆነ ሰው ጋር ከተጣላ እሱን ነገር በሰላም መፍቻ መንገድ ነው። አጥፍታ ሊሆን ይችላል ወይም አንተ ላታጠፋ ይችላል ትችላለህ ስለዚህ እሱን ነገር በይቅርታ መተላለፍ ይቻላል። አሁን በጣም ብዙ ሰዎች አሉ። እኔ ሳልበድለው እንዴት ይቅርታ እጠይቃለሁ ብሎ የሚያስቡ ሰዎች አሉ። ይቅርታ ለመጠየቅ የግድ ማጥፋት አይጠበቅብህም። ይቅርታ መጠየቅ መሸነፍ አይደለም። አንድ ሰው ይቅርታ ለመጠየቅ የግድ ያንተ ጥፋተኛ ሁነህ ካልተገኘህ በስተቀር ይቅርታ ለልጠይቀኝ ልጠይቀው አይገባም እኔ ያላጠፋውም እሱ ነው ያጠፋው እሱ ይቅርታ ይጠይቂኝ ብለህ ካልክ ከባድ ነው። ምክንያቱም እሱ ይቅርታ ይጠይቀኛል ሁላ ስታስብ ላይጠይቅህ ይችላል። ምክንያቱም እሱ ደግሞ እንዳንተ እሱም ይቅርታ ይጠይቀኛል አላጠፋሁትም ብሎ ሊያስብ ይችላል። ስለዚህ አንተ የይቅርታ ትርጉም ከገባህ ሁል ጊዜ እኔ ይቅርታ መጠየቅ ቀላል ነገር ነው። እኔ ይቅርታ አድርግልኝ አትፍቼም ሊሆን ይችላል። አላጠፋውም ሊሆን ይችላል ስለዚህ ይቅርታ አድርግልኝ ብሎ መጠየቅ። ቀላል ነገር ነው ምክንያቱም በጣም ብዙ ነገር ስላለ ማለት ነው። ስለዚህ ይቅርታ መደራረግ በጣም ቀለል ነገር ነው። ብዙ ትልቅ ነገር የሚጠይቅ ነገር አይደለም በቃ ይሆነ። አውፍ መባባል ብቻ በቂ ነው በቃ። ሁለቱ ጓደኛሞች ቢጣሉ ሌላ ተጨማሪ ሰውም መጥቶ ይቅርታ ሊያተ ይቅር ሊያባባላቸው ይችላል። አንተ እንደዚ እንደዚ ነገር አጥፍተሃል ይሄን ነገር ማስተካከል አለብህ። ይህን ነገር እንደዛ አድርጋል አንተ ደግሞ ይሄን እንደዛ አድርጋል ብሎ ብሎ ይቅር ሊያባብላቸው ይችላል። በዚህ መንገድም ይቅርታ መጠየቅ ይቻላል። እና ደግሞ ብዙ መንገዶችሞ አሉ ይቅርታ የሚጠይቅባቸው። በቃ እንደ ቅድም እንደተናገርኩት በቃ ይቅርታ መሸነፍ አይደለም። መሸነፍ ከመሰለን ይቅርታ ከማንኛውም ሰው ጋር በሰላም መግባባት አንችልም በቃ። በጣም ከባድ ነው። አሁን እኔ ከጓደኞቼ ጋር ብዙ ጊዜ ተጣልቻለሁኝ ግን ይቅርታ እላችኋለሁኝ ምክንያቱም እኔ ይቅርታ ካላልኳቸው እነሱ ይቅርታ እስኪሉኝ ከጠበኩ ሌላ ከባድ ነገር ሊፈጠር ይችላል። ይቅርታ አንባባልም እነሱ ይቅርታ ብሎኝ እነሱ ይቅርታ ይበሉኝ ብዬ የምጠብቅ ከሆነ ለሰይጣን አንዴ እርምጃ ቦታ እየሰጠሁት ነው ማለት ነው እኛን የሚያራርቅበት። መንገድ። ስለዚህ እኛ ደግሞ በመሃላችን ያለውን ክፍተት ካሰፋንለት ሰይጣን በዛ መሃል ይገባል እያሰፋ እያሰፋ ይሄድና። ጭራሽ አላይፈልገን ይችላል ስለዚህ። ሰይጣን እንዳይገባ በመሃላችን ያለውን ክፍት መሙላት ነው ያለብን። ስለዚህ በዛ ደግሞ ምንሞላበት መንገድ ደግሞ ክፍተታችንን ይቅር በመባባል ነው በቃ። ከልብ ይቅር ከተባባሉ ደግሞ ወደ ድሮ ጓደኛ መመለስ ይቻላል። አሁን አብዛኞቹ ሰዎች ይቅር ይባባላሉ ከተጣሉ ቡሀላ ይቅር ይባባላሉ ግን ወደበፊቱ ጓደኛሞች እንመለስ ሲባል። እሱን እንኳን አልችልም ድጋሚ ብትጎዳኝ በምን ማስረጃ አለኝ ስም ይላል። ይቅርታ አላደረገለትም አይደለም ያን ሰውዬ። ምክንያቱም በቃ አሁንም የበልፊቱ ቁስል አለቀቀውም ማለት ነው። ስለዚህ ይቅርታ መጠየቅ ቀላል እና ቀላል ነገር ነው። ሁላችንም ይቅርታ እንጠይቅ ይቅርታ

የሞባይል ዳታ ትጠቀማለህ ብለህ ለጠየከኝ ጥያቄ? አዎ የሞባይል ዳታ እጠቀማለሁኝ የሞባይል ዳታ የምጠቀምባቸው በጣም ብዙ አስፈላጊ ነገሮች አሉት። እነዛ ነገሮችን ለመጠቀም ስለምፈልግ ብዙ ጊዜ የሞባይል ዳታዎችን እጠቀማለሁኝ። ለምሳሌ ያህል የአካዳሚ የትምህርት እውቀቶችን ለመሰብሰብ ስፈልግ። ብዙ የሞባይል ዳታዎችን እጠቀማለሁ ለምሳሌ ያህል እነ ቻት ጂፒቲ ዲፕ ሲክ ምናምን የሆነ አርቲፍሻል ኢንተለጀንስ። ኢንተለጀንሶችን ተጠቅሜ እነሱን ነገሮች ተጠቅሜ እውቀቶችን ለመሰብሰብ ስፈልግ እነሱን እጠቀማለሁኝ። እንደውም በቃ ደግሞ ቴሌግራም ኢሞ ዋትስ አፕ ምናምን እነሱን ነገሮች ተጠቅሜ ጓደኞች ጋር ለማውራት እንዲሁም የተለያዩ ቻናሎች ገብቼ የተለያዩ መረጃዎችን ለመሰብሰብ ስፈልግ የሞባይል ዳታ እጠቀማለሁ። ያው የሞባይል ዳታ በጣም አስፈላጊ ነገር ነው። አሁን እኛ ጋር እኛ ባለንበት ሰዓት ቦታ ላይ አካባቢ ብዙ ጊዜ የምንጠቀመው። የሞባይል ዳታ ነው እንጂ ዋይፋይ ብዙ ጊዜ የለንም። ዋይፋይ ስለሌለን የምንጠቀመው የሞባይል ዳታ ማለት ነው። የሞባይል ዳታ አሁን ላይ ደግሞ አብዛኛው ሰው የሚጠቀመው የሞባይል ዳታ ነው። እንዲቪዟል ዋይፋይ የለውም የሞባይል ዳታ ነው የሚጠቀመው እሱን ነገር ነው የምንጠቀመው ሁላችንም ማለት ነው። እና የሞባይል ዳታ ስንጠቀም በጣም ለብዙ መንገዶች በጣም አስፈላጊ ነው። አሁን ለምሳሌ ቴሌግራም ስትጠቀም በጣም ብዙ መረጃዎችን ማግኘት ትችላለህ። ቴሌግራም ላይ ያሉ መረጃዎች ሌላ ቦታ ላይ የሌሉ መረጃዎችን ልታገኝ ትችላለህ። ስለዚህ እነዚያ መረጃዎችን ለመሰብሰብ ለዛ መረጃዎችን ለመዳሰስ ስትፈልግ የሞባይል ዳታ ያስፈልጋል። በቃ ዳታ ከለለህ እነዛ መረጃዎችን አታገኛቸውም ማለት ነው። እንዲሁም አንዳንድ የሀገራዊ ዜናዎች የውጭ ሀገር ዜናዎችን ለመስማት እንዲሁም ስፖርታዊ ዜናዎችን ለመስማት አሁን በተለይ እኔ ስፖርት በጣም ነው የምወደው ስፖርታዊ ዜናዎችን በጣም ማዳመጥ መስማት ማየት ስለምፈልግ በቃ የሞባይል ዳታ ብዙ ጊዜ እጠቀማለሁ። ስፖርት ካላየሁኝ ይደብረኛል በቃ አሁን በተለይ ሊቨርፑል ሲጫወት ካላየሁ በጣም ይደብረኛል። ሊቨርፑል ጨዋታ አለው ከተባለ ዳታ እገዛለሁኝ የሞባይል ዳታ ተጠቅሜ አያለሁኝ። እንዳጋጣሚ የሞባይል ዳታ እንቢ ካለ አልሰራ ካለ ኤፍ ኤም ዘጠና ሰባት ነጥብ አንድ ከፍቼ እከታተላለሁ ጫወታውን ማለት። ነው ስለዚህ የሞባይል ዳታ በጣም ለብዙ ነገሮች እና ለብዙ ነገሮች አስፈላጊ ነው በቃ። የሞባይል ዳታ ትጠቀማለህ? ብዙ ነገሮች እንሰራለን ብዙ ነገሮች እንሰበስባለን ለምሳሌ የሞባይል ዳታ ብዙ ጊዜ እኔ በማልጠቀምበት ሰዓት ብዙ ነገሮች ሲያልፉኝ ነበረ በጣም ብዙ ነገሮች ማለት ነው። ኳስም የምከታተለው ኢቭን ኳስ ከዛ የምከታተለው ራሱ በሬዲዮ ነበረ። ለምሳሌ መረጃ ላገኘው ነበር። ማለት ነው ብቻ በድምጽ ብቻ ነበር የማገኘው እሱን ብቻ ነበር የማገኘው። ዛሬ ላይ ግን የሞባይል ዳታ ስለምጠቀም ለምስልም ለቪዲዮም እያገኘው ነው ማለት ነው። ስለዚህ የሞባይል ዳታ መጠቀም በጣም አስፈላጊ ነገር ነው። እኔም እየተጠቀምኩ ነው እናንተም ብትጠቀሙ አሪፍ ነው እላለሁኝ። አሁን ለምሳሌ ድሮ ላይ በፊት ላይ የሞባይል ዳታ የማይጠቀመው ሰው ብዙ ነበረ። አሁን ያ ሰው የሞባይል ዳታ አልተጠቀሙም ማለት በጣም ብዙ ነገር ያመልጣችኋል ማለት ነው። ኦንላይን ጊዜው ዘምኗል ዘመናዊነት መጥቷል ተሻሽሏል አብዛኛው ሰው ስማርት ስልኮችን ይዞ መረጃዎችን ይሰበስባል። ዳታዎችን ይጠቀማል ማለት ነው። ስለዚህ በጣም ለብዙ መንገዶች የሞባይል ዳታ መጠቀም ይቻላል። ለምሳሌ ወንድም እና እህት አባት ሚስት ምናምን ከውጭ ሀገር ያሉ ግን ከሆነ የግድ የሞባይል ዳታ አስፈላጊ ይሆንና ይሆናል ማለት ነው። እነሱን ለመገናኘት እሱ ጋር በኢሞ ወይ በዋትስ አፕ ወይም በኢንስታግራም ለማግኘት የሞባይል ዳታ ስለሚያስፈልግ በቃ የሞባይል ዳታ ሞልቶ ማግኘት ይቻላል። ማለት ነው እነሱን እና በጣም ከብዙ አንፃር ሲታይ የሞባይል ዳታ እጠቀማለሁኝ ከጥቅም አንፃር በጣም በጣም አሪፍ ነው። በጣም ብዙ ጊዜ ይፈጥናል ማለት ነው። የምትፈልገውን መረጃ በተፈለገው ሰዓት ለማቅረብ ሲፈልግ ሳፋሪኮም ብትጠቀም ጥሩ ነው በቃ ይፈጥናል አሪፍ ነው። ረብ የለውም በቃ አሁን ትዝ ይልህ ከሆነ በጣም ያዝጋል ያዘግማል ብዙ አይፈጥንም። ቢሆንም ግን አሪፍ ነው። ስለዚህ የሞባይል ዳታ ለነዚህ ለነዚህ መንገዶች ስል እነዚህ ጥቅማ ጥቅሞች ስላሉት እጠቀማለሁ ማለት ነው። አሁን በቃ ቅድም እንደ ተናገርኩት የስፖርታዊ መረጃዎችን ለመስማት እንዲሁም በሀገራት ከውጭ ሀገር ዜናዎችን ለመስማት እና ደግሞ ውጭ ሀገር ዘመዶችን እህት ወንድሞችን ለመገናኘት ብዙ ጊዜ